አዎ በቤቴ የራሴ የሆነ መቀመጫ አለኝ ማለት ይችላለሁ። በቤታችን ውስጥ አራት ክፍሎች ያሉ ከዛ ከአራት ውስጥ አንዱ ለኔ ተሰጥቶኝ እንደ ማጥኛ እንደ መመገቢያ መኖሪያ። ፊልም ማያ እንደፈለገኝ የምጠቀምበት ክላስ አለኝ ያ የራሴ ነው ማለት የምትችለው የአባቴን የቤተሰብ ነው ግን እጠቀምበታለሁ። በዛ ስለዚህ የራሴን ማለት አይቻልም ግን በዛ እንደ እንደ ጋራ ንብረትነቱ እኔ ይጠቀምበታል የራሴ ክፍል የራሴ መቀመጫ ቦታ አለኝ ማለት እችላለሁ። እና ደግሞ እዛ በተጨማሪ የራሴ የሆኑ ቦቶች አሉኝ። ከቤታችን ውጪ የምትጠቀምባቸው እንደራሴ በቅመጫ ቦታ ባልወስዳቸውም የጋራ ናቸው። ግን እዛ እስክትጠቀምኩበት ድረስ የኔ ነው ማለት እችላለሁ። ስለዚህ የጋራ የራሴ ሆነ መቀመጫ ቦታ አለኝ ማለት እችላለሁ። እና ደግሞ እዚህ ዩኒቨርሲቲ ከገባሁ በኋላ አለ ቦታዎች አንዳንድ ቦታዎች ለራሴ ብቻ ምጠቀምባቸው። የራሴ ብቻ አይደሉም ግን ለራሴ መጠቀምበታለሁ ሰው የማይበዛበት ቦታ ሄጄ እዛ በቃ ብዬ ይጠቀምበታል አለ። የራሴ መቀመጫ ቦታ ነው ባልችልም የራሴ የሆነ መቀመጫ ቦታ አለኝ ምክንያቱም የጋራ ስለሆነ የጋራ ቦታን ደግሞ እንደ ራሴ መጠቀም እችላለሁ። በዛ ጊዜ ራስ እስከተጠቀምኩበት ድረስ ያ የኔ ነው ማለት ስለሚቻል የጋራ ነው እንዴ ስለዚህ ራሴ የሆነው ከውጪ ቦታ አለኝ ልል እችላለሁ።

የምጠቀመው ብርድ ልብስ ሁለት ነው አንደኛው እዚህ ቤት ዩኒቨርሲቲ ይስመጣና። ከፍተኛ የመማሪያ ቦታ ስመጣና ቤቴ የምትጠቀመው ሁለት ብር ድረስ አለኝ። አንደኛው። ሁሌም ምንም እዚህ ከፍቶኝ መማሪያ የምጠቀመው ሁሌም። የ አንድ ነው ግን እዛ ቤቴ ስመለስ ደሞ አንድ እምተቀመው አለ አተቃላይ ሁለት ማለት ነው። ኝ ያው ብርድ ልብስ ብቻ ሳይሆን አሶላዎችም ትራስ ልብሲችም። ስላሉ ጉዙን አጠቃሪ ለመጠየቅ የሚጠቀርባቸው ማቴሪያል እቃዎች ጉዙ ናቸው። ያ አንድ ብቻ ነው የምጠቀመው ማለት አልችልም ብዙ ነው። እስከ ሁለት ድረስ እጠቀማለሁ ለብርድ ልብስ ብቻ ሁለት እጠቀማለሁ። እና ደግሞ አሶላወች አሉ። እዚህ ሁለት አለኝ እዛ ቤት ሁለት አለኝ አጠቃላይ አራት አለኝ ሁለት ነው። ያ ለመተኛ እምጠቀምባቸው ትራክስቸርክ እዚህ አንዳንዴ እዛ ከዚህ ሁለት አንዴ እዛ አንዳንዴ አጠቃላይ ሶስት ማለት ነው። እና ብድር ልብስ እዚህ አንጥ እዛ ነው በጠቃላይ ሁለት ማለት ነው።

የምወደው ቁጥር አስራ ሁለት እና ሃያ አራት ናቸው ለምንድነው ሁለቱንም የምወዳቸው ሁለቱም ቁጥሮች? እንደ በሀገራችን ያሉ ታቦቶች ናቸው። በአስራ ሁለትም ሚኬአል አለ በሃያ አራትም ተክለሃይማኖት አለ። ስለዚህ ሁለቱም ቁጥር በጣም ምወዳቸው ከላይፌ ጋር ህይወቴ ጋር የተሳሳሩ ናቸው። ሁለት ቁጥሮች እና ሃያ እና ሁለት እና ሃያ አራትም በጣም እወዳቸዋለሁ ስፔሻሊ በተለይ በተለይ ሃያ አራትም በጣም ነው የምወደው። እና እነዚህ ሁለቱን ቁጥሮች እወዳቸዋለሁ በህይወቴ ውስጥም የእንደ እድል ቁጥር እንደ ገድ ቁጥር ነው የምትጠቀምባቸው። እና ለራሴ እንደ እንደ ራሴ የሆነ እንደ መገለጫ ቁጥሮች ናቸው። ሁለቱም የምትጠቀማባቸው እና እነዚህ ሁለቱም ቁጥሮች በጣም ነው ምወዳቸው።

አብዛኛው ጊዜ ምልካው በቴሌግራም መልክት የምልካው በቴሌግራም ነው። ሲቀጥል ደግሞ በኖርማል በስልክ ቴክስት መላላኪያ በኤስኤምኤስም እልካለሁ። አብዛኛው ጊዜ ግን አሁን ላይ በዘመናዊና ሰው የሚገኝበት እና የተለያዩ አይነት እንትን ፋይል አይነቶችን መላክ የሚያስችል ቴሌግራም ነው፤ ቪዲዮ ይላካል፣ ስም ምስሎች እልካለሁ፣ ድምጽ እልካለሁ ሙዚቃዎች፣ ፋይሎች፣ ወርዶች፣ ኤግዚል ሽቶች መጽሐፎች የፈለገኝን አይነት ድምጽ የፎርማት ሊያስልከኝ የሚችለው ቴሌግራም ነው። ለምሳሌ ቴሌግራም እልካለሁ ግን እንደዚሁም ደ ዝም ብሎ ለቀጥታ መልእክት ኤስኤምኤስ ነው የምጠቀመው፤ እና ለአንዳንዴ ደግሞ የቲክቶክ ላይም እጠ እጠቀማለሁ ለ ለጓደኞችም እንደዚሁም ቪዲዮዎች ለመላክ ምናምን ቲክቶክም እጠቀማለሁ፣ አብዛኛው ገሩ የምጠቀመው እንቲን የመልእክት መላለኪያ መተግበሪያ ቴሌግራም ነው።